እሺ ቀጣይ ጥያቄ የሞባይል ዳታ ትጠቀማለህ ወይ ነው ሚለው ጥያቄው? ይሄ የሞባይል ዳታ አዎ እጠቀማለው ብል ይሻለኛል። ምክንያቱም ግዴታ ነዋ። መጠቀም እንትን ነው ግዴታ ነው መጠቀም ስላለብን እንጠቀማለን ይሄ ደሞ ምክንያቱ ዋናው ምንድነው? አንዳንድ ጊዜ ዋይፋይም ይኖራል ወይም ደሞ አዎ ዋይፋይ አብዛኛው ጊዜ ብዙ ቤት ለብዙ ሰው እንዲጠቀሙበት የሚያገለግላቸው ዋይፋይ አላቸው የታወቀ ነው። ይሄ ዋይፋይ የሌላቸው ሰዎችም እንዳሉ የታወቀ ነው። ስለዚ እነዚ ዋይፋይ የሌላቸው ሰዎች የሚጠቀሙት የሚጠቀሙት ምንድነው ሚሆነው? የሞባይል ዳታ ይጠቀማሉ ማለት ነው። ግን አሁን አሁን በጣም ችግር ሆኖ ያለው ምንድነው? ይሄ የሞባይል ዳታ በጣም ገንዘቡ ጨምሮ። ፍጥነት የሞባይል ዳታ ኢንተርኔት ፍጥነት ግን በጣም በዛ ልክ ቀንሷል ማለት ነው። እና ዝም ብዬ ስሰማው በጣም ብዙ ሰው እንትን እያለ ነው ያለው። በቃ ስልችት ብሎናል ያንን ያክል ገንዘብ አውጥተን ለምንድነው ማይሰራልን? ምን ብናደርግ ነው ሚሻለው የሚሉትን የተለያዩ ጥያቄዎችን ያነሳሉ ሰዎች ማለት ነው። እና ያሰጋል በጣም አይደለም? አዎ ስለዚህ በዚ ምክንያት የሞባይል ዳታ እየቀነሰ እየሄደ ነው። እንጂ በርግጥ አዎ የማይጠቀም ሰው የለም። በተለይ እነዚ ስማርት ስልኮች ናቸው ሚባሉ ስልኮችን በደንብ አድርጎ ነው ሚጠቀመው ሰው ማለት ነው። በአጠቃላይ እና አሃ ግዴታ መጠቀም ስላለብን እንጠቀማለን። ምክንያቱም ጊዜው ተቀይሯልና ከጊዜው ጋ አንድ ላይ መጓዝ ነው። ከጊዜው ጋር አንድ ላይ ስንጓዝ የሚያመልጠን ነገር አይኖርም። አዳዲስ ነገሮችን እንተዋወቃለን። ለስራም ለብዙም ነገርም በቃ እዛ እዛ ነው ያለው ከአሁን በፊት እኛ ወላጆቻችንም ሲያድጉ ምን ተብለው ነበር ሲነገራቸው የነበረው? ከትምህርት ውጪ ሌላ ምንም ነገር የለህም እና አንብብ ተማር አጥና እየተባሉ ነበር ሚያድጉት እና እሱ ህግ ወደ እኛ ህግ ወደ እኛ እንትንም መቶ ነበረ። ከዛ በመሃል ግን እንደ እኔ እንደሚመስለኝ እየተረዳሁ መጣ ማለት ነው የጊዜውን እየተቀየረ ስለመጣ። ሰው ምን እየተረዳ መጣ በተለይ እነዚ ወላጆቻችን። በደንብ አድርገው ነው ብር ብራቸውን ሴቭ ሚያደርጉት ወይም የሚጠቀሙት እና ለራሳቸው ምንም የሚያስፈልጋቸውን ነገር ሳያሟሉ ለልጆቻቸው ብቻ እየኖሩ በቃ ለእነሱ ሚያስፈልጋቸውን ነገር ብቻ እያደረጉ። አሳደጉን እና ከዛ ስናየው በቃ እነሱ የሚያደርጉልን ነገር በቂ እንዳልሆነ። እና በራሳችን መስራት እንዳለብን እና የእነሱን አይነት ህይወትን እንደማንፈልግ። ወይ የእነሱ አይነት ህይወት እንደማንፈልግ ብቻ ሳይሆን እነሱ ያስፈልጋቸዋል ለእናንተ ይሻላል ብለው የሰጡን። ወይም ደሞ እንደዚ ብታደርግ ይሻላል ብለውን ያጋሩንን ነገር። ለእኛ እንደማይሰራ ገባን ይሄ የሆነበት ምክንያት የእነሱም የራሳቸው ምክንያት አላቸው። የእነሱ ላይ የነበረውን የጎደለውን ነገር ወይም ደሞ ማሟላት የሚፈልጉትን ነገር እስከ ጥግ ድረስ ማሟላት ባለመቻላቸው ምክንያቱም የቤተሰብ አስተዳዳሪ ናቸው። ገንዘብ በደንብ ነው መያዝ ያለበት ለሁሉም እንዲበቃ ተደርጎ መያዝ ስላለበት። ሌሎች ሰዎች በእነሱ እድሜ ሆነው ያንኛው እኛ እኛን ተማሩ ብለው የሚነግሩን ወይም ደሞ ግፊት የሚያደርጉብንን ትምህርት ተምሮ ሚያውቁት ሰው ማለት ነው ደህና የሆነ ህይወት ለራሱም ለልጆቹም ሲኖር ሲያዩ እሱ ይመኛሉ ማለት ነው። ነገር ግን ያላወቁት ነገር ምንድነው እሱም በቂ እንዳልሆነ። ከዛ የኛን ትውልድ ነው ያወቀው እና። ይሄ ደሞ ምክንያቱ የሆነው በቃ ኢንተርኔት የሚባል ነገር ለነሱ አዲስ ስለሆነ እነሱ ናቸው በርግጥ እኛንም ያስተማሩን ግን በደምብ መጠቀም ሁሉም ነገር ላይ ማዋል ሲጀምር የኛን ትውልድ። እሱ ትንሽ ሊገባቸው አይችልም ግን። በቃ ሁሉም ነገር ወደዛ ተተክቷል አሁን ህይወታችን በሙሉ ልክ ድሮ ትምህርት እንደነበረው። አሁን ኢንተርኔት ላይ ነው ሁሉም ነገር የሚገኘው ማለት ነው። አንዴ ስልክ ከእጄ ቢጠፋ ምን ያክል ነገሮችን እንደሚጨልምብኝ ለማሰብ ራሱ ይከብዳል ሁሉም ነገር እዛ ስለምናገኘው። ዳታ እየተጠቀምን